እሺ እንግዲህ ድምጽ ለሚሰማችሁ ሁሉ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር ሰላም እንዴት አደራችሁ? እንዴትስ አረፈዳችሁ? እንደምን ዋላችሁ? እንዴትስ ሳመሻችሁ? በማለት እንግዲህ ከልብ የመነጨ ሰላምታ ድምፄን እያቀረብኩኝ እንደሚከተለው ቃለመጠይቁን በማንበብ ለቃለመጠይቁ ማብራሪያ እሰጣለሁ ማለት ነው ወደ ቃለመጠይቁ አዳለሁ። ጥራት ያለው ስራ ማቅረብ ትችላለህ? ይላል መልሱ አዎ ነው። እንግዲህ ጥራት ያለው ስራ ሲባል ምን ማለት ነው? ማንም ሰው በተሰማራበት የስራ መስክ ወይም ደግሞ ተቀጥሮ ባለበት የስራ መስክ ወይም እሱን በሚመለከተው ስራ ሁሉ ስራውን በትክክል በጥራትና እንደዚሁም በሚጠበቅበት ሰዓት ስራውን በመጨረስ ማለት ነው በጥራት በመስራት እንግዲህ ውጤታማ መሆን መቻል ማለት ነው። ይሄ ማለት ማለት ነው? ለምሳሌ አንድ ሰው ግንበኛ ሊሆን ይችላል አናጺ ሊሆን ይችላል ወይም ደግሞ የቢሮ አስተዳደር ሀላፊ ሊሆን ይችላል ብቻ በተለያየ አይነት መስክ ፖሊስ ሊሆን ይችላል ወይም ዳኛ ሊሆን ይችላል ወይም ሀኪምም ሊሆን ይችላል ዞሮ ዞሮ በተመደበበት የስራ መስክ በሚሰራበት የስራ መስክ ላይ ማለት ነው ተገቢውን መመሪያና ህግ ተከትሎ በእያንዳንዱን ስራ በሚጠበቅበት ሰዓትና እንደዚሁም ደግሞ መመሪያን መሰረት በማድረግ ስራውን በመስራት የተጣራ ስራ ወይም ደግሞ ከምንም አይነት የሙስና ነፃ በሆነ መልኩ ስራን መስራት መቻል ማለት ነው። ጊዜውን መሰለት አድርጎ እንደዚሁም ደግሞ በአጭር ጊዜ ጥሩ ውጤታማ የሆነ ስራን መስራት ማለት ነው። እንግዲህ ቀልጣፋ የሆነ የስራ አቀራረብን የሚጠይቅ ቃለመጠየቅ መጠይቅ ነው ማለት ነው። ሂልስንን ምንድነው አንድም አንድን ስላለመስራት ብዙ ጊዜ ሳይወስድብን በአጭር ጊዜ ውስጥ መስራት መቻልን ነው የሚጠይቅ በሌላ መልኩም ደግሞ በትንሽ ወጪ ማለት ነው ብዙ ወጪ ሳናወጣ በትንሽ ወጪ ጥራት ያለው ስራ ወይም ደግሞ በጣም ከምንም ከምንም ጽድት ያለ ስራ መስራት መቻል እንደሚጠይቅ በሌላ አገላለጽም ደግሞ ጊዜን በአግባቡ ተጠቅሞ አንድን ስራ መስራት መቻልን ነው የሚያጠይቅ ማለት ነው። ስለዚህ እኔም ቢሆን ማለት ነው ለምሳሌ እኔ መምህር ነኝ መምህር ከመሆኔ አንፃር እንግዲህ ለተማሪዎች እንደአስፈላጊነቱ በመጀመሪያ ደረጃ ለየትኛው የትምህርት ክፍል ምን አይነት ትምህርት ይሰጣል የሚባለው ይሄ በዩኒቨርሲቲ ደረጃ እንግዲህ የሚሰጥ ውሳኔ ነው። ከዛ በኋላ እኔ እንደ እንደ አንድ ግለሰብ ወይም እንደ አንድ መምህር ማለት ነው እኔ የማስተምራቸውን የትምህርት አይነቶች ከጂኦሎጂ ጋር በተያያዙ የትምህርት አይነቶች አሉ እንደ ሃይድሮ ጂኦሎጂ እንደ ጂኦ ኬሚስትሪ ወይም ሚኒራሎጂ ወይም ደግሞ ሮክ ሜካኒዝ ኢንጂነሪንጂዮሎጂ እንደነዚህ አይነት ኮርሶችን ነው የምሰጥ። ስለዚህ እነዚህን ኮርሶች ማለት ነው ለሚፈለገው ማለት ለስንተኛ ባች ለስንተኛ ለየትኛው ትምህርት ክፍል እና ለስንተኛ ባች ተማሪዎች ነው ይሄ ትምህርት የሚሰጥ የሚለው ያው ህጉ መመሪያው ስላለ በዚህ መሰረት በመጀመሪያ ከመጀመሪያ ቀን አንስቶ እስከመጨረሻ ቀን ድረስ ጊዜህን በአግባቡ በመጠቀም ተማሪዎች ደግሞ ከዚህ ኮርስ ማግኘት ያለባቸውን እውቀት ማለት ነው በቀጥታ ምንም ወደኋላ ሳልል ግልጽ በሆነ መልኩ ማቅረብ መቻል ለተማሪዎች ተማሪዎች እንዲረዱት ወይም ደግሞ ሳይንሱን ወይም ትምህርቱን ተማሪዎች በጥልቅ ገብተው እንዲያዩትና እንዲረዱት ማስጨበጥ መቻል ማለት ነው ስለዚህ ጥራት ያለው ስራ ሲባል በዚህ ልክ እንግዲህ እውቀትን እኔ ለምሳሌ ምንድነው ምን አይነት ነው? እኔ ጥራት ያለው ስላልሰራ የምችለው እኔ የቻልኩትንና ያወቅኩትን ያህል በተቻለኝ መጠን ተማሪዎችም እንዲያውቁ በልዩ ጥረት እና በልዩ እገዛ ተማሪዎች እንዲያውቁ ማስቻል ማድረግ ማለት ነው። ይህንንም መጨረሻ ላይ በምን ይረጋገጣል ማለት ነው ተማሪዎች ይፈተኑና በሚያመጡት ፈተና የኔ የማስተማር ደረጃ ምን ያክል ጥልቅ እንደነበረ ከሚያመጡት ውጤት ማረጋገጥ ይቻላል ማለት ነው። ስለዚህ ጥራት ያለው ስራ መስራት ሲባል በዚህ ልክ እንግዲህ በውጤት የሚረጋገጥ መሆን አለበት ማለት ነው እንጂ ዝም ብሎ ስራው ምንድነው ቀን ሙሉ ሲሰሩ ስለዋለ አይደለም። ቀን ሙሉ ሲሰሩ መዋል አንድ ተግባር ነው ከዚያ በተጨማሪ ደግሞ ለሰሩት ስራ ደግሞ ውጤት መኖር መቻል አለበት ማለት ነው። ስለዚህ በአጭር ጊዜ ጥልቅ የሆነ እውቀትን ማስጨበጥ መቻልን ያጠይቃል ማለት ነው አመሰግናለሁ ታንኪው።

እሺ አመሰግናለሁ ይሄ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንግዲህ ከልብ የመነጨ የሰላምታ ድምፄን እንደምትኖሩበት አካባቢ ሰዓት አቆጣጥር ማለት ነው። እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ እንዴት አመሻችሁ በማለት ከልብ የመነጨ የሰላምታ ድምፄን እያቀረብኩኝ ቃለ መጠይቁን እንደሚከተለው በማንበብ ማብራሪያ እሰጣለሁ ማለት ነው። ወደ መቃል መጠየቁ እንሄዳለን። እህል መፍጨት ታውቃለህ? ይላል መልሱ አዎ ነው። እህል መፍጨት እንግዲህ ማለት ሁለት አይነት እህልን የምንፈጭበት ሁለት አይነት መንገድ አለ። አንደኛው በባህላዊ መልኩ በተለይ እናቶቻችን ወደ ገጠሩ አካባቢ ማለትም ይሄ ምንድነው? የማሽኑ ወፍጮ በሌለበት አካባቢ ማለት ነው። እህልን በባህላዊ መልኩ እየፈጩ እንግዲህ ለእለት ምግብ ፍጆታ ይጠቀሙታል ማለት ነው። ስለዚህ እንዴት አድርገው ነው የሚፈጩት ብለን ስንል። ሁለት ትላልቅ ድንጋይ ሁለት ድንጋዮች አሉ። እነዚህ ድንጋዮች አንደኛው እናትና እንደዚሁም ሌላኛው ደግሞ ልጅ በመሆን እናትና ልጅ የተባሉ ደንጋዮች አሉ የሚባሉ ደንጋዮች ማለት ነው። ይህም ማለት እናቱ ድንጋይ በጣም ትልቅ ይሆንና ከስር ይቀመጣል ምቹ ቦታ ላይ ተሸራሽቶ ማለት ነው ተሸራሽቶ ከተቀመጠ በኋላ። ከላይ ደግሞ ልክ በእንትኗ እርዝመቷ በዚሁ ልክ መጠን ያለች እንግዲህ ልጅ። የድንጋይ የወፍጮ ልጅ ትባላለች ወይም ደግሞ መጅን እንላታለን ይቺን። እንግዲህ እዚያ ትልቁ ድንጋይ ላይ ማለት ነው ወደፊትና ወደኋላ ተጭኖ በመያዝ ይሄንን ወደፊት ወደኋላ በመግፋትና በመሳብ ማለት ነው። እህሉ ደግሞ በዚህ መካከል ሆኖ እንዲፈጭ እንዲልም እናደርገዋለን ማለት ነው። በዚህ መልኩ እህል በተለይ በገጠሩ አካባቢ እንደዚህ እያደረጉ እህልን እየፈጩ ለምግብ ፍጆታቸው እንደሚጠቀሙበት ይታወቃል። ከዚህ በተለየ ሁኔታ ደግሞ እንግዲህ ይሄን ማለት ነው አሁን ዘመኑ የቴክኖሎጂ ዘመን ከመሆኑ አንፃር ማለት ነው። የህል ወፍጮ ራሱን የቻለ የህል ወፍጮ አለ ይሄ የህል ወፍጮ ደግሞ አንድም በኤሌክትሪክ ሃይልህ የሚሰራ ነው። ሁለተኛውም እንደዚሁ በናፍታ የሚሰራ አለ። እንደዚሁም ደግሞ አንዳንድ አካባቢ ደግሞ ምንድነው? ከከፍታ ላይ ውሃ ተወርውሮ ሲወርድ ሲወርድ ማለት ነው ተርባይኑን እንዲመተውና ተርባይኑን ሲመተው ሲሽከረከር። ምን ያደርጋል ማለት ነው? እህሉን ይፈጨ እህል እንዲፈጭ ተደርጎ ይሰራል ማለት ነው። እና ዞሮ ዞሮ እህል እንግዲህ በዚህ አይነት መልክ። ይፈጫል ወይ ይልማል ማለት ነው። እህልን ወደ ዱቄትነት ለመቀየር በእነዚህ አሁን በጠቀስኳቸው አይነት መንገዶች እንደሚፈጭ ይታወቃል። ስለዚህ እኔም ማለት ነው እንግዲህ እህልን መፍጨት አውቃለሁ እህል መፍጨት አውቃለሁ ነገር ግን። መፍጨቴ ውጤ ምንድነው? በዚያ ቅድም በገለጹት በባህላዊ መልኩ በድንጋይ የሚፈጨው። እጅግ በጣም ከባድ ነው እጅ ይለላጣል እጅ ይቆስላል። ስለዚህ እንደው ብፈጭ ብፈጭ አንድ ኪሎ ልፈጭ እችላለሁ እንጂ ከዛ የዘለለ አልፈጭም በባህላዊ መልኩ ማለት ነው። ነገር ግን በዘመናዊ መልኩ በወፍጮ ማሽን ተጠቅሜ ግን እህል መፍጨት ምንም ይሄን ያህል ከባድ ስራ አይደለም። ይሄ ማለት ምንድነው? በቀጥታ እንግዲህ ነገሮቹን የሚሽከረከረው ሁሉን ነገር የወፍጮውን ሁሉንም ፓርቶች በትክክል መግጠማቸውን ካረጋገጥኩ በኋላ እና ደግሞ እንደዚሁም ደግሞ የሚፈጨው ነገር ከብረት ነገር ነፃ የሆነ መሆን አለበት። ማለትም ከእህሉ ጋር አብሮ ተቀላቅሎ የሚገባ እንደ ጠጠር ወይም ብረት አይነት ነገር ካለው ወፍጮን ስለሚያበላሽብኝ በዚህ ልክ እንግዲህ የሚፈጨው ነገር ንጹህ እህል ብቻ መሆኑን በማረጋገጥ ማለት ነው። ከዚያ በኋላ ምንድነው? የማደርገው በቀጥታ ታርገውን ተገጥሜ ታስተካክልኩ በኋላ ኤሌክትሪክ ሀይሉን ኦን አደርጋለሁ ማለት ነው። አክቲቭ አደርገዋለሁ ከዚያ በኋላ እንግዲህ ያ ወፍጮ እየተሽከረከረ ማለት ነው። እህሉ በመጠን በመጠኑ ወደ ወፍጮ ወደሚሽከረከረው ወደ ወፍጮ። ከዚያ ወፍጮ ላይ እንግዲህ አንድም ቡለኑን በማጥበቅና በማላላት የዱቄት ደረጃው በጣም እንዲልምና ወይም ደግሞ ሸርከት ያለ እንዲሆን ማድረግ እችላለሁኝ። ዙሮ እህል መፍጨት በዚህ መልኩ እህል መፍጨት እጅግ በጣም ቀላል በመሆኑ። እኔም በኤሌክትሪክ ሀይል በሚፈጭ ወፍጮ ተጠቅሜ የትኛውንም አይነት እህል መፍጨት እንደምችል በዚህ አጋጣሚ ያው ማረጋገጥ እችላለሁ ማለት ነው። እና ብዙ ጊዜ በኤሌክትሪክ ሀይል ወይም ደግሞ በናፍታ የሚሰሩ ወፍጮዎችን መስራት መፍጨት እችላለሁ ማለት ነው። አመሰግናለሁ

እሺ አመሰግናለሁ እንግዲህ ይሄ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር። ሰላም እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ እንዴትስ አመሻችሁ በማለት ከልብ የመነጨ የሰላምታ ድምፄን እያቀረበው ቃለ መጠይቁን እንደሚከተለው አነብና ለቃለ መጠይቁ መልስ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ እሄዳለሁ። የምትወደው ጣፋጭ ምግብ ምንድነው? ይላል። እንግዲህ ጣፋጭ ምግብ በአይነታቸው እጅግ በጣም ብዙ ናቸው። እንደ ኬክ እንደ ማር። ወይም ደግሞ ገቢያ ላይ የሚሸጡ ልዩ ልዩ ጣፋጭ ምግቦች አሉ። እንግዲህ ያ ትክልት አይነቶችም ለምሳሌ ማንጎ እጅግ በጣም የሚጣፍጥ ምግብ ነው። የፍራፍሬ አይነት ሆኖ ምግብ ነው ማርም እንደዚሁ። ልዩ የሆነ ጣፋጭ ምግብ ነው። እንደዚሁም ኬክም። ምንም እንኳን ሰው ሰራሽ ቢሆንም ዞሮ ዞሮ እጅግ በጣም ጣፋጭ የሆነ ምግብ ነው። ስኳርም እንደዚሁ ምንድነው? ጣፋጭ የሆነ ምግብ ነው። እና ምግቦቹ ብዙ አይነት ጣፋጭ ምግቦች እንዳሉ ይታወቃል። ከእነዚህ ውስጥ ግን እኔ እንደው በቃ ያው እጅግ በጣም ስበላው የሚጣፍጠኝ እና በጣም የምወደው ተፈጥሮአዊ የሆነ ጣፋጭ ምግብ ቢኖር ቢኖር ማር ነው ማለት ነው። ማር እንግዲህ እንደሚታወቀው በአለም አቀፍ ደረጃ በጣፋጭነቱ ማንም የሚወዳደረው የትኛውም አይነት ምግብ የሚወዳደረው አይደለም። ስለዚህ ማር እንግዲህ በዚህ ልክ እጅግ በጣም ጣፋጭና እና እንደዚሁም ደግሞ እጅግ በጣም ሲበዛ በሽታ ተከላከይ በመሆኑ። ማር ማርን እጅግ በጣም የምወደው ከሁሉም የጣፋጭ ምግብ አይነቶች አንዱ ይሆናል አንዱና ዋነኛው ይሆናል ማለት ነው። ስለዚህ መጣፈጡ ብቻ ሳይሆን እንግዲህ ማር ማለት ነው። ከተለያዩ የእጽዋት አበባ በንቦቻ አማካኝነት ተቀስሞ የሚዘጋጅ የተፈጥሮአዊ ጣፋጭ ምግብ ከመሆኑ አንፃር። በጣፋጭነቱ ብቻ ሳይሆን የተለያዩ ልዩ ልዩ በሽታዎችን የመፈወስ አቅም ስላለው እንደዚሁም ደግሞ ከፍተኛ የሆነ ሀይልና ሙቀት ስለሚሰጥ ማለት ነው። እንግዲህ ማርን እንደው በተፈጥሮ አንድ አንድ ሰዎች ከሺህ አንድ ሰው ብቻ ካልሆነ በስተቀር ሁሉም ሰው ማለት ነው በጣም ወዶትና ጥሞት የሚበላው ምግብ ነው ማለት ነው። እና እኔም እንግዲህ እጅግ በጣም ብዙ የሆኑ ጣፋጭ ምግቦች ቢኖሩም ማርን ግን በደረጃ አንድ አድርጌ በማስቀመጥ በጣም የምወደው ጣፋጭ ምግብ ይሆናል ማለት ነው። ስለዚህ ማርን ስንወድ በዚሁ ጎን ለጎን ደግሞ እንግዲህ ማርን የሚያዘጋጁትንም እነዚህ ንቦች ማለት ነው። እነሱንም እንግዲህ እክብካቤ በማድረግ ለእነሱ ምግብ የሚሆነውን የእጽዋት አበባ ማለት ነው። እያራባን በዚህ አጋጣሚ የማር ምርታችንን እናሳድግ እላለሁኝ። ስለዚህ ማር እጅግ በጣም በአለም አቀፍ ደረጃ በጣፋጭነቱ ወደር የሌለው ተፈጥሮአዊ ምግብ ሲሆን። ጣፋጭ ከመሆኑም በላይ ደግሞ ከልዩ ልዩ የእጽዋት አበባ የሚዘጋጅ በንቦች አማካኝነት የሚዘጋጅ ምግብ በመሆኑ። ምንድነው ልዩ ልዩ በሽታዎችን የመፈወስ አቅሙ እጅግ በጣም ከፍተኛ ነው ተብሎ በባለሙያዎች በጤና መኮንኖች እንግዲህ የተረጋገጠ ነው ማለት ነው። እና ሁላችንም ቢሆን ማለት ነው በቻልነው አቅም ማር እንግዲህ ያን ያህል በጣም ውድ አይደለም። መጠነኛ ነው ዋጋው። እየገዛነ በተለይ በተለይ ቁርስ ሰዓት ላይ ከዳቦ ጋራ አብረን እየበላን እንግዲህ በሽታችንን ከበሽታ ራሳችንን መጠበቅ እንችላለን። ሀይልና ሙቀትም እንደዚሁ ከማር ምግብ ማግኘት እንችላለን ማለት ነው። እና ማር በዚህ ልክ ተወዳጅ የሆነ እንደዚሁም ተፈጥሮአዊ የሆነ ምግብ በመሆኑ ሁላችንም ቢሆን ማለት ነው። ለማር ልዩ ቦታ በመስጠት ማርን የሚያዘጋጁ ንቦችን በመንከባከብ ወይም ደግሞ እነሱ ንቦች ባሉበት አካባቢ ምንም አይነት ኬሚካል ባለመርጨት ምክንያቱም ቀኬሚካል በጣም ሴንሲቲቭ ከመሆናቸው አንፃር። ይሄ የአለም መድሃኒት እየተባለ የሚረጨው መርዝ ንቦችን እያዳከመ ስለሆነ በዚህ በኩል እንግዲህ እንደ ሀገራችን እንደ ኢትዮጵያም ለማር ምርት ምርታችን ድክመት የሆነው ይሄ የአረም የፎርዲ የሚባድ የአረም መድሃኒት ነውና። ይህንን እንግዲህ ባለመርጨት የንብ ሀብታችንን እናበልጽግ የማር ምርታችንንም እናሳድግ የሚል ጠቅለል ያለ መልስ አለኝ። አመሰግናለሁ።

እሺ አመሰግናለሁ እንግዲህ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ከልብ በመነጨ የሰላምታ ድምጽ እንደምትኖሩበት አካባቢ። እንዴት አረፈዳችሁ እንዴት ዋላችሁ እንዴት አመሻችሁ በማለት እንግዲህ። ይሄን የከበረ የሰላምታ ድምፄን በማሰማት ቃለመጠይቁ እንደሚከተለው አነብና ቃለመጠይቁ ማብራሪያ እሰጣለሁ ማለት ነው። ስንት ብርድ ልብስ ትጠቀማለህ ይላል ስንት ብርድ ልብስ ትጠቀማለህ? እንግዲህ ብርድ ልብስ የምንለው በአሰራሩ ወፈር ያለና በዋናነትም ስሙ እንደሚያመለክተው ብርድ ልብስ ነው የሚለው ማለት ይሄን ማለት ምንድነው? አሰራሩ ወፈር ያለ ሆኖ ብርድ በሚሆን ሰዓት የሚለበስ ወፈር ያለ ልብስ ማለት ነው። ስለዚህ የልብስ ደግሞ በራሱ አንዱ ብቻውን ማለት ነው። ከፍተኛ የሆነ ሙቀት የማመንጨት አቅም ስላለው። ማለትም በቀላሉ ብርድ ይሄንን ወፍራም የሆነውን ልብስ አልፎ እኛ ጋር የብርድ ስሜት ስለማያደርስብን አንድ ብርድ ልብስ በራሱ መልበስ በቂ የሆነ ሙቀት ማግኘት እንችላለን ማለት ነው። ስለዚህ አንድ አንድ ብርድ ልብስ ለብቻው በቂ የሆነ የሙቀት ሙቀት መጠን ስለሚያመነጭልን። ከአንድ ብርድ ልብስ በላይ ባለመልበስ ያው እራሳችንን መጠበቅ እንችላለን ማለት ነው። እና ማታ ስንተኛ ሊሆን ይችላል ወይም ደግሞ ጠዋት ገስገስ ብለን የምንነሳ ከሆነ እንግዲህ ጠዋት ላይ ብዙ ጊዜ ብርድ ስለሚኖር። ይህንን ብርድ ልብስ እንለብሳለን ስለዚህ የምንጠቀመው ብርድ ልብስ በተመሳሳይ ሰዓት የምንጠቀመው ብርድ ልብስ ሁላችንም ቢሆን ማለት ነው። ከአንድ በላይ አይሆንም አንድ ብርድ ልብስ ነው የምንጠቀመው ማለት ነው። ስለዚህ ነገር ግን በተለየ ሁኔታ ለምሳሌ ወባ ሊያመን ይችላል። በተለይ ይሄ ወባ የሚባል በሽታ ምንድነው? ብርድ ብርድ በማለት ማለት ነው በጣም የሚያንቀጠቅጥና የብርድ ብርድ ብርድ የማለት ስሜቱ በጣም ከፍተኛ ከመሆኑ አንፃር አንድ ብርድ ልብስ ብቻውን እንግዲህ በቂ ላይሆን ይችላል። እንግዲህ በቂ የሙቀት ጉልበት ለማመንጨት አንድ ብርድ ልብስ ብቻውን በቂ ላይሆን ይችላል። እና በዚህ ሁኔታ ላይ ያለን ከሆነ ምናልባትም እንግዲህ ሁለት እና ከዚያ በላይ ብርድ ልብስ ልንጠቀም እንችላለን። ነገር ግን በዋናነት ጤናማ ለሆነ ሰው ማለት ነው። አንድ ብድ ልብስ በቂውን ከበቂ በላይ ነው ማለት የሚፈለገውን ሙቀት ለሰውነታችን ለማግኘት አንድ ብርድ ለብቻው በቂ ነው የሚል መልስ ነው። ያለኝ እንደ ሁኔታው ቅድም እንደገለጹትኝ ታመል ሊሆን ይችላል። ሲያምን ወይም ደግሞ ብርድ ልብሱ ምናልባትም ታጥቦ ገና ያልደረቀ ከሆነ። ስለዚህ አንጠቀመውም ስለዚህ ደረቅ የሆነ ንጹህ የሆነ ብርድ ልብስ በመልበስ በቂ የሆነ የሙቀት ጉልበት ማግኘት እንችላለን ማለት ነው። ከአንድ ከአንድ ብርድ ልብስ ብቻውን ስለዚህ አንድ ብርድ ልብስ ብቻውን በቂ የሆነ ሙቀት የማመንጨት ሀይል ስላለው ያንን በመልበስ ራሳችንን ከብርድ መከላከል እንችላለን ማለት ነው። ነገር ግን ምናልባት ምንድነው? ጥያቄው ስንት ብርድ ልብስ ትጠቀማለህ ሲል በተመሳሳይ ሰዓት ለማለት ነው። እንጂ እቤታችን ውስጥ ግን ከሁለት እና ከዚያ በላይ ብርድ ልብሶች አሉ። ነገር ግን ስንጠቀም አንዱን በተመሳሳይ ሰዓት ከተጠቀምኩኝ ሌላኛውን ደግሞ ሌላ ጊዜ እጠቀማለሁኝ እንጂ ብርድ ልብስ አለኝ ብዬ ሶስቱንም ወይም ሁለቱንም ብርድ ልብስ አንድ እዚህ ለምሼው ልተኛ በፍጹም አልችልም። ምናልባት እነዚህ አንሶላ የሚባሉ ሳሳ ያሉ የብርድ ልብስ አይነቶች አሉ እነሱ ከሆነ ዴራርቤ እንግዲህ ልጠቀማቸው እችላለሁኝ። እንጂ ብርድ ልብስ የምንለው እንደ እንደ ስሙ እንደሚገልጽልን። ወፈር ያለ እና ብርድን ለመከላከል ተብሎ በዚያ ልክ ታሳቢ በማድረግ የሚሰራ ስለሆነ። አንዱ ብቻውንም በቂ ነው የሚል መልስ ነው ያለኝ። እንግዲህ በዚህ ሀሳብ ላይ በዚህ ርዕስ ላይ ያለኝ አጠቃላይ ሀሳብ ይሄንን ይመስላል። ዳግም ደግሞ በተለይ አይደለም ርዕሶች ተመልሼ እመጣለሁ እስከዚያው ሰላም ቸር ይግጠመን እያልኩኝ በዚሁ ሀሳቤን እጨርሳለሁኝ። አመሰግናለሁ።

እሺ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ከልብ የመነጨ የሰላምታ ድምፄን እንደምትኖሩበት አካባቢ ሰዓት አቆጣጠር ነህ ማለት ነው እንደዚህ እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ። እንዴትስ አመሻችሁ በማለት በከልብ በመነጨ ሰላምታ እያቀረብሁኝ ቃለመጠየቁ እንደሚከተለው አነብና ለቃለመጠየቁ ማብራሪያ እሰጣለሁ ማለት ነው። የትኛውን በዓል ትወዳለህ ይላል? እንግዲህ በመጀመሪያ ደረጃ በዓላት በሁለት በዋናነት በሁለት ይከፈላሉ እነዚህም ብሄራዊ በዓላት እና ሃይማኖታዊ በዓላት ናቸው ማለት ነው። ስለዚህ ለምሳሌ እኛ በሀገራችን በኢትዮጵያ እንደ ሀገር እንደ ኢትዮጵያ ብሄራዊ በዓላት ሆነው የሚከበሩ በዓላት አሉ። እነዚህም አንደኛው ዘመን መለወጫ በዓል ነው። ይሄ ዘመን መለወጫ በዓል እንኳን ሁለቱንም አይነት ሃይማኖታዊ በዓልም አለ በዓል ሃይማኖታዊ የበአል ይዞታነትም አለው። እንደዚሁም ደግሞ ብሄራዊ የሀገር የቀን አዲስ ዘመን መቁጠሪያ መጀመሪያ ከመሆኑ አንፃርም ሃይማኖታዊ ነው ማለትም እንችላለን እንደዚሁም ብሄራዊ በዓል ነው ማለትም እንችላለን። ዙሮ ምንድነው? በሃይማኖታዊና ብሄራዊ በዓላት ስንል ለምሳሌ እኛ በየካቲት ወር ውስጥ የምናገገብረው የምናከብረው የአድዋ ባል አለ። ይሄ አሁን ሃይማኖታዊ ባል ለማለት አይቻልም። ለምን ቢባል? ብሄራዊ በዓል ስለሆነ ማለት ነው ምክንያቱም በዓሉን የምናከብረው ቀደምት አባቶቻችን እንግዲህ ከፋሺስት ኢጣሊያን ወራሪ ጋራ ትግል አድርገው ጦርነት አድርገው ጦሩን እንግዲህ ሀገራችንን ሊወር የመጣውን ጣሊያንን ድል ያደረጉበትን እለት በማስመልከት ስለሆነ ብሄራዊ በዓል የሀገሪቱ ብሄራዊ በዓል ሆኖ ይከበላል ማለት ነው። ሌሎችም ልዩ ልዩ ብሄራዊ በዓላት አሉ። አሁን ለምሳሌ ግንቦት ሃያ እንደዚሁ የመንግስቱ ኃይለማርያም ሀገር የሚያስተዳድርበት ስርዓት ወድቆ ይሄ አሁን ያለው ስርዓት የተተከለበት ወይም የተመሰረተበት እለት በመሆኑ ይህንንም ብሄራዊ በዓላት ብለን በዚህ ልክ እናከብረዋለን ማለት ነው። ስለዚህ በዓላቱ ብሄራዊ በዓልና ሃይማኖታዊ ባህላት ተብለው ይከበራሉ ብዬ ባልኩት መሰረት። እና ከዚህ ደግሞ የትኛውን በዓል ትወዳለህ? ስለሆነ እኔ እንደ አጠቃላይ ሃይማኖታዊ በዓላትን ነው የምወደው ማለት እችላለሁኝ። ከዚያ በኋላ ደግሞ ከሃይማኖታዊ በዓላትም ሲባል እንግዲህ የሙስሊሞች በሙስሊም እምነት የሚከተሉ ሰዎች የሚያከብሩት ራሳቸውን የቻለ ሃይማኖታዊ በዓል ይከበርላቸዋል። እንደየ እንደየ በየወቅቱ ማለት ነው። ስለዚህ እንደ ክርስትና እምነት ተከታይም እንደዚሁ በክርስትና እምነት ተከታዩ ዘንድ የሚከበር አመታዊ በዓላት ልዩ ልዩ አባይትና ንዑሳን በዓላት የሚባሉ አሉ እነዚያም በዚህ ልክ ይከበራሉ። ሌሎቹም እንግዲህ እንደየእምነታቸው ማለት ነው የሚከበርላቸው በዓለ አለ። እና እኔ ደግሞ እንደ አንድ የኦርቶዶክስ እምነት ተከታይነቴ የማከብረው ወይም የምወደው በዓል ማነው? ቢባል እኔ የማከብረው የገና በዓልን ይሆናል ማለት ነው። ስለዚህ ገና ሁሌም በየአመቱ ታህሳስ ሃያ ዘጠኝ ከአራት አመት አንድ ጊዜ ደግሞ ታህሳስ ሃያ ስምንት የሚከበር ይህንን በዓል በልዩ ሁኔታ በማክበር ያው በዓሉን የማሳልፍ ይሆናል ማለት ነው። እና የትኛውን በዓል ትወዳለህ? ለሚለው እኔ የገና ባልን ነው በጣም እጅግ በጣም ሲበዛ የምወደው ማለት ነው። ስለዚህ የገና በአልንም የማከብርበት ራሴን የቻለ ምክንያት አለ። ይህም ምክንያት አንድም ጌታችን ኢየሱስ ክርስቶስ እንግዲህ ወደዚህ አለም ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋዋን ከነፍሷ ነፍስን ተዋህዶ በአካል የተገለጸበት እለት በመሆኑ ከዚህ በላይ ምንም ትልቅ በዓል የለምና። ይህንን በማስመልከት እንግዲህ ለሃይማኖቴ ጥልቅ የሆነ እምነት አለኝ ማለት ነው አመሰግናለሁ። ገናን በተለይ ሁኔታ ከሌሎቹ እንደምወደው በዚህ ልክ እንግዲህ ሀሳቤን ከሰጠሁ በቂ ነው ብዬ ስለማስብ። በቀጣይ ሌላ ርዕሰ ጉዳዮች ተመልሼ እመጣለሁ አመሰግናለሁ።